በእግርህ ምን ያህል ርቀት መሄድ ትችላለህ? በእግሬ ከአንድ ሺህ ሜትር እስከ ሁለት ሺህ ሜትር በእግሬ መራመድ እችላለሁ። ይህንንም ያዳበርኩት የስራ ቦታዬ ከትራንስፖርት መዳረሻዎች በጣም ራቅ ስለሚል። ያንን ስራ ለመስራት ስል በእግሬ አማራጭ ወስጄ በእግሬ ለረጅም ሰዓት እየተራመድኩኝ ስለሚሄድ። ይሄንን ነገር ላዳብር ችያለሁ እንደገና ለጤንነቴም በጣም ጠቃሚ ሆኖ አግኝቼዋለሁ ምክንያቱም። ብዙን ጊዜ በመኪና እና በተሸርካሪ ነገር ብቻ የምንሄድ ከሆነ። የአካላችንን እንቅስቃሴ ይገደባል ነገር ግን የእግር ጉዞ የምናዘወትር ከሆነ። ጤናማና ብቁ የሆነ ሰውነት ሊኖረን ይችላል

ማብሰል ትችላለህ አዎ ምግብ ማብሰል እችላለሁ የተለያዩ ምግቦችን ማብሰል እችላለሁ። ለምሳሌ ሩዝ መቀቀል ድንች ልጦ ወጥ መስራት እንዲሁም የተለያዩ ፒዛና በርገሮችን መጋገር እንጀራ መጋገር ዳቦ እና አምባሻ መጋገር እንዲሁም ሻይ ማፍላት የተለያዩ ጣፋጭ ነገሮችን የቁርስ ሰዓት ላይ አበስላለሁ ይሄም ለራሴ በጣም ጠቅሞኛል። ምክንያቱም የታሸጉ ምግቦችን ሁልጊዜ ከመግዛት ቤት ውስጥ በማብሰል ወጪ ቆጣቢ የሆነ የህይወት መርህ እንድከተል አስችሎኛል። ሁለተኛ ደግሞ ጤንነት የተጠበቀ ምግብ እንድበላ አስችሎኛል

ዋይፋይ ትጠቀማለህ? አዎ ዋይፋይ ዘወትር እጠቀማለሁ ምክንያቱም ዘመኑ የቴክኖሎጂ የሽግግር ወቅት ስለሆነ የተለያዩ መረጃዎችን እና የተለያዩ በኢንተርኔት ታግዞ የሚሰሩ ስራዎችን ለመስራት ዋይፋይ እጠቀማለሁ። ይህም በህይወቴ ላይ ትልቅ ለውጥ አስከትሎልኛል ምክንያቱም ዘመንዊ ቴክኖሎጂ ስለሆነ አለም በጉያው የያዘችውን ነገር በቀላሉ ጎግል በማድረግ ማየት እችላለሁ። ሁለተኛ ደግሞ የተለያዩ የትምህርት መረጃ ቁሳቁሶችን በዲጂታል በሆነ መንገድ አገኛለሁኝ

ስለ ቅርብ ጓደኛህ ንገረኝ? እሺ ስለ ቅርብ ጓደኛዬ ያው የቅርብ ጓደኛዬ ያሬድ ይባላል ከልጅነታችን ጀምሮ። አብረን ያደግን እድሜያችንም ለትምህርት ሲደርስ። በሰፈራችን አጠገብ የሚገኝ ትምህርት ቤት አብረን ነው የተማርነው እጅግ በጣም። ትሁትና ሰው አክባሪ ነው እንዲሁም በመንፈሳዊ ህይወቱም ጠንካራ ነው። ለኔም የተለየ ክብርና ቦታ አለው። እኔም ለሱ በጣም የተለየ ቦታ አለኝ በጣም አከብረዋለሁ እወደዋለሁ።

በዚህ ቅዳሜና እሁድ ምን ታደርጋለህ? በዚህኛው ቅዳሜና እሁድ ምክንያቱም ሁለቱ የሳምንቱ መጨረሻ ቀናቶች እንደመሆናቸው መጠን መጀመሪያ ጠዋት እነሳና ቤተክርስቲያን ሄጄ ጸሎት አድርጌ እመጣለሁ። ከዛም በመመለስ ደግሞ ገላዬን እታጠብና ቁርስ እበላለሁ ቁርስ ከበላሁ በኋላ የተወሰነ እረፍት አደርግና ወደ ላይብረሪ ገብቼ የልብወለድ መጽሐፍትን አነባለሁ ይሄ ተግባሬ የቅዳሜ ነው። እሁድ ቀን ደግሞ እንዲሁም በተመሳሳይ በጠዋት ተነስቼ ጸሎት አደርግና ቤተክርስቲያን በመሄድ ጸሎት አደርግና ከዛ በመመለስ ቁርስ እመገብና የተወሰነ እረፍት ካደረኩኝ በኋላ በተመሳሳይ ወደ ቤተ መጽሐፍት ገብቼ የተለያዩ መጽሐፍትን አነባለሁ። ከዛ ደግሞ ከስድስት ሰዓት እስከ ሰባት ሰዓት ተኩል ባለው ምሳ እበላና እስከ ስምንት ሰዓት እረፍት አድርጌ በሳምንቱ መጨረሻ የሚደረጉ ትልልቅ የሀገራችንን ጨዋታዎች እንዲሁም የአውሮፓ መድረክ የሚደረጉ ጨዋታዎችን ለምሳሌ እንደ እንግሊዝ ፕሪሚየር ሊግ ስፔን ላሊጋ ጣሊያን ሴሬ የመሳሰሉ ጨዋታዎችን አያለሁ። ከዛ በመመለስ ደግሞ ዘመድ እጠይቃለሁ የታመሙ ሰዎችን እጠይቃለሁ

የምትወደው ስፖርት ምንድነው? የምወደው ስፖርት አለማችን ላይ የተለያዩ አይነት ስፖርቶች አሉ። ለምሳሌ አትሌቲክስ ቅርጫት ኳስ ባዲሜንተን ነፃ ቀዘፋ ዋና የገና ጨዋታ የፈረስ ግልቢያ የመሳሰሉ እንዲሁም እግር ኳስ አለ። ከዚህ ውስጥ በጣም የምወደው ስፖርት የእግር ኳስ ውድድር ነው። ምክንያቱም እግር ኳስ ከሁሉም ውድድሮች ለየት ያለ ባህሪ አለው ምክንያቱም ኳስ ማየት በጣም ያዝናናል። የራሱ የሆነ ቅርጽ አለው የውድድር መድረኩም እጅግ ጠንካራ ስለሆነ ኳስ በጣም የምወደው የስፖርት አይነት ነው።

ስሜትህን በፊትህ ላይ ታሳያለህ አዎ ስሜቴ ላይ ስሜቴን በፊቴ ላይ ላሳይ እችላለሁ። ለምሳሌ የሚያስደስቱ ነገሮች እንዲሁም የሚያሳዝነው የሚያበሳጩ ነገሮች። ሊገጥሙኝ ስለሚችሉ እንደየአጋጠሙኝ ነገሮች ስሜቴን ልገልጽ እችላለሁ። በጣም የሚያስደስት ነገር ሲያጋጥመኝ ፈገግ ልል እችላለሁ ወይንም ፊቴ ሀሴትን ሊያደርግ ይችላል። በዛው በተቃራኒ ደግሞ የሚያናድድ የሚያበሳጭ ነገር ሲሆን ደግሞ ስሜቴን በዛው ተመሳሳይ ልክ ላንጸባርቅ እችላለሁ

እድለኛ ነገር አለ አዎ እድለኛ ነገር አለኝ። ምክንያቱም አንድ ሰው በህይወቱ ሲኖር ብዙ የሚያስደስቱ እንዲሁም ፈንጠዜ ድንገት የፈንጠዚያ ሊያገኝ ይችላል። ሰው ብዙ የሚያስደስት ነገር ወይም እድለኛ ሊያስብለው የሚችል ነገር ይሆናል። ለምሳሌ በድንገት ሎተሪ ሲወጣለት እጣ ሲወጣለት እድለኛ ነው ሊባል ይችላል ያ ሰው

በገበያ ዋጋ መደራደር ትችላለህ አዎ በገበያ ዋጋ መደራደር እችላለሁ ምክንያቱም አንድ ሰው ለምሳሌ አንድ የገበያ ማዕከል ላይ ቃለ መግዛት ቢሄድ እዛ እቃው ላይ የተለጠፈ ዋጋ ምናልባት በጣም የተጋነነ ሊሆን ይችላል ምክንያቱም አንዳንድ ስግብግብ ነጋዴዎች አላግባብ የሆነ ዋጋ ለማካበት ሲሉ አላግባብ የሆነ ሀብት ለመሰብሰብ ሲሉ ዋጋ ከፍ አድርገው ይጠራሉ፤ ስለዚህ ሰው እዛ የተለጠፈበትን እዛ እቃ ላይ የተለጠፈውን ዋጋ በአንድ ተስማምቶ ላይገዙ ይችላሉ ምክንያቱም ኢኮኖሚያቸውን ወይንም የእለት ገቢያቸውን ከግምት ውስጥ በማስገባት አነስተኛ ዋጋ ያለውን ነገር ተደራድረው መግዛት አለባቸው ብዬ አምናለሁ እኔም ከነዛ ሰዎች ውስጥ መካከል አንዱ ስለሆንኩኝ በገበያ ዋጋ በጣም እደራደራለሁ።

ብስክሌት ትጋልባለህ አዎ ብስክሌት እጋልባለሁ ምክንያቱም የምኖርበት ከተማ የብስክሌት የመጋለብ ባህል በጣም ያዳበረ ማህበረሰብ ያለበት ስለሆነ እንዲሁም መልካአ ምድሩም ብስክሌት ለመጋለብ በጣም የሚመች ስለሆነ። ብስክሌት ዘውትር እጋልባለሁ። ይህን ብስክሌት በመጋለቤ አካሌ የተነቃቃና እንዲሁም ተጣጣፊ እንዲሆን ፍሌክሲብል እንዲሆን አድርጎኛል። ምክንያቱም ብስክሌት በየቀኑ ሳሽከራክር ፔዳሉን በእግሬ ስመታው እግሬና መላው ሰውነቴ ስለሚንቀሳቀስ በጣም ጤናማ የሆነ ህይወት እንድመራ አስችሎኛል

ማር ትወዳለህ? አዎ ማር ለጤና በጣም እጅግ ተስማሚና ጠቃሚ ለሰውነታችንም በጣም የሚጠቅሙ ሊጠቅሙ የሚችሉ ንጥረ ነገሮችን በውስጡ የያዘ ምግብ ስለሆነ ማር በጣም እወዳለሁ በተለይም ጠዋት ጠዋት ዳቦ በማር መብላት ያስደስተኛል። እንዲሁም ጠዋት ጠዋት ስፖርት ሰርቼ የተለያዩ አካላዊ እንቅስቃሴዎችን አድርጌ ስመጣ ያወጣሁትን ወይንም ያቃጠልኩትን ካሎሪ የምታካው በማር ነው። ስለዚህ ማር በጣም እወዳለሁ

ምን የቤት እቃዎችን ትጠቀማለ? ያው በቤት ውስጥ የተለያዩ አይነት እንዲሁም ለተለያዩ አይነት አገልግሎት የሚውሉ እቃዎች አሉ፤ ለምሳሌ የኤሌክትሪክ ምድጃ ወይንም ስቶቭ ምግብ ለማብሰል ቡና ለማፍላት ሻይ ለማፍላት የተለያዩ ነገሮችን የሚበሉና የሚጠጡ ነገሮችን ለማብሰል ስቶ ብጠቀማለሁ እንዲሁም ሌላኛው ስር ይዣለኝ ቶሎ ሊበላሹ የሚችሉ ምግቦችን ፍሪጅ ውስጥ ለረጅም ጊዜ የማቆየት ልምድ ስላለኝ ፍሪዥን አዘውትር እጠቀማለሁ እንዲሁም ሌላው የመጽሐፍት የቤተ መጽሐፍት አገልግሎት የሚሰጥ ራሱን የቻለ እንትን ተንቀሳቃሽ ላይብረሪ አለ ቤቴ ውስጥ እሱን እጠቀማለሁኝ

በፍጥነት መተየብ ትችላለህ አዎ በፍጥነት እተይባለሁ። ምክንያቱም የረጅም ጊዜ ኮምፒውተር ላይ የመጽሐፍ የእጅ ጽሁፍ የመጽሐፍ ልምድ ስላለኝ ነገሮችን በተቀላጠፈ ሁኔታ እተይባለሁ። ይህም የተለያዩ ስራዎችን በጣም ብዙ የሚባሉ ስራዎችን በጥቂት ሰዓታት ውስጥ እንዳጠናቅቅ ይረዳኛል። ይህም በምሰራው ስራ ውጤታማና የተሳካለት የስራ ህይወትን እንዳሳልፍ ረድቶኛል።

አመራር ሚና አለ። አዎ አመራር ሚና አለኝ። ምክንያቱም ቤት ውስጥ የመጀመሪያ ልጅ ስለሆንኩኝ የተለያዩ ሀላፊነቶች ከእናትና ከአባቴ በመቀበል የተለያዩ የሀላፊነት የአመራር ሚናዎችን እንደወጣ ያደርጉኛል። ለምሳሌ ትልልቅ ነገሮች ቤት ውስጥ የሚሰሩ ነገሮችን በምን መልኩ መሰራት እንዳለባቸው እኔን ያማክሩኛል ገንዘብ ወጪ ሲደረግና ገቢ ሲደረግ ያን ነገር እንድቆጣጠር ድርሻ ይሰጡኛል

ስልክህን ምን ያህል ጊዜ ትሞላለህ? ስልኬን በየሁለት ቀን ልዩነት እሞላለሁኝ ምክንያቱም ያን ያህል የሚባል የባትሪ ፍጆታ ከፍ ያለ የባትሪ ፍጆታ የሚፈጁ ነገሮችን ስለማልጠቀም ስልኬም የተሻለ የጥራት ደረጃ ያሟላ ስለሆነ የባትሪ እድሜው ከፍ ያለ ነው ስለዚህ ስልኬን በየ ሁለት ቀን ልዩነት ውስጥ እሞላዋለሁ ስልኬን ደግሞ ቶሎ ቶሎ ባለመሙላቴ የባትሪ የቆይታው ጊዜ በጣም ለረጅም ጊዜ እንዲሆን ያደርጋል።

በትምህርት ቤት የምትወደው ትምህርት ምን ነበር? በጣም የምወደው የትምህርት አይነት የታሪክ ትምህርት ነበረ። ምክንያቱም የት ላይ የታሪክ ትምህርት በባህሪው በውስጡ ብዙ ደስ የሚሉ ነገሮችን ስለሚይዝ ማለትም የጥንት የጥንታዊ የሀገሮችን ስልጣኔ ምን ምን ይመስል ነበር፤ ሀገሮች ሉዓላዊነታቸውን ለማስከበር ምን አይነት ተጋድሎ እንዳደረጉ በጣም ደስ በሚል ሁኔታና ልብን ሰቅዞ በሚይዝ የታሪክ ሂደት ስለሚያስረዳ ለታሪክ ትምህርት በጣም ልዩ ፍቅር ነበረኝ።

ቅርጫት አለ አዎ ቅርጫት አለኝ ምክንያቱም ቤቴ ውስጥ ብዙ አይነት አገልግሎት የሚሰጡ ቅርጫቶች አሉኝ። ለምሳሌ እንቁላል መሰብሰቢያ ቅርጫት እንዲሁም የተለያዩ የደረቅ ቆሻሻ የማጠራቀምበት የተለያየ መጠንና ይዘት ያላቸው ቅርጫቶች አሉኝ። እንዲሁም የቆሸሹ ልብሶችን የማስቀምጥበት በመጠኑ ከፍ ያለ ቅርጫት አለኝ

ምን ያህል ጊዜ ስብሰባ ታደርጋላችሁ? ያው በቤተሰባችን ውስጥ ብዙ ጊዜ የመሰብሰብ ልምድ አለ። ምክንያቱም በጣም ብዙ የቤተሰብ አባላት ዘመዶቻችን የመገናኛ ጊዜ ስላለን ማህበራዊና ኢኮኖሚያዊ ችግራችንን እንዴት እንፍታ በሚል ዙሪያ ስብሰባ እናደርጋለን። ይሄም በአመት ሁለቴ እናደርጋለን እሱም የሚሆነው ህዳር ሃያ አምስት እና ሰኔ አስራ አምስት በእነዚህ ወራቶች ላይ በአመት ሁለቴ ስብሰባ እናደርጋለን።

የስራ ግምገማ ታደርጋለህ? አዎ የስራ ግምገማ አደርጋለሁኝ ምክንያቱም በምመራው የንግድ ተቋም ውስጥ ብዙ ቁጥር ያላቸው ሰራተኞችን የስራ ባልደረቦች ስላሉኝ በሳምንት ውስጥ የተከናወኑት ስራዎችን የምንገመግምበት የራሳችን መደረክ አለ ይህንንም የስራ ግምገማ የማደርገው ምን ያህል ውጤታማ ሆኛል የሚኖር ለማየት ነው